ባዶ እግር መራመድ ታውቃለህ? አዎ እኔ ባዶ እግሬን መራመድ አውቃለሁ ማለት ነው። አብዛኛውን ጊዜም ባዶ እግሬን ቤት ውስጥ እራመዳለሁ ማለት ነው ምክንያቱም አንደኛ ሁሌ ጫማ መልበስ ሙቀስ ስለሚፈጥርና ስለማይመቸኝ እኔ በአንዳንዴ በባዶ እግሬ ቤት ውስጥ እራመዳለሁ ማለት ነው። እና አብዛኛውን ጊዜም ቤቱን ሳጸደው እንዳይቆሽሽም ስለምፈልግ በባዶ እግሬ ቤቱን ካጸዳሁት በኋላ እራመዳለሁ ማለት ነው። እና ባዶ እግር መራመድ አንደኛ ያ ስድስተኛ ለአብዛኛውን ጊዜ ውጭ ካልወጣው ቤት ውስጥ በባዶ እግሬ እንቀሳቀሳለሁ ማለት ነው። እና ያው ባዶ እግሬ በባዶ እግሬ ቤት ውስጥ አብዛኛውን ጊዜ እንቅስቃሴ አደርጋሉ ማለት ነው። ምክንያቱም ያው አብዛኛውን ጊዜ ከ ጫማ ሁሌም ምለብስ በምለብስበት ጊዜ ስለሚላብጠኝና ስለሚሞቀኝ። ማለትም ወደ ውጭና የእግር መንገድ ካልተጓዝኩ በስተቀር ባዶ እግሬን እንቀሳቀሳለሁ ማለት ነው። እና ባዶ እግር መራመድ አንዳንዴ አስፈላጊ ነው ብዬ ነው የማስበው። ግን ወደ ውጭ በምንወጣበትና ከቤት ውጭ በሚሆንበት ጊዜ ግን ባዶ እግሬን አልራመድም አልኖ ጫማ እለብሳለሁ። እና አብዛኛውን ጊዜ ባዶ እግሬ የምራመደው ባዶ እግሬ የምራመደው ያው ቤት ውስጥ ነው እንጂ ውጭ ላይ ባዶ እግሬን አልራመድም። ምክንያቱም ውጭ ላይ ባዶ እግሬን መራመድ ከሆነ የተለያዩ ነገሮች ልወጉኝና እንዲሁም ከዚህም በተጨማሪ ግሬ ሊቆራረጥ ይችላል። በዛ ምክንያት ቤት ቤት ውስጥ ነው በባዶ ግሬ የምራመደው። ወደ ውጭ በምንሄድ በምወጣበት ጊዜ ግን ጫማ እለብሳለሁ ወደ ውጭ በሚወጣበት ጊዜ ጫማ መልበስ በጣም አስፈላጊ ነገር ነው። ምክንያቱም ያው ጫማ ካለበስኩ በባዶ እግሬ በባዶ እግሬ በምጓዝበት ጊዜ የተለያዩ ነገሮች ሊወጉኝ ይችላሉ። እንዲሁም የተለያዩ ነገሮች ወግተውኝ ደግሞ ተጨማሪ ለሌላ ለወጪ ከማወጣ ይልቅ ባዶ ግሬን ባለራመድ ለኔ ደስተኛ ነኝና ባዶ እግሬን እኔ ምራመደው ቤት ቤት ውስጥ ነው ውጪ ከሆነ ግን ባዶ እግሬን አልራመድም ማለት ነው። እንዲሁም ሽፍን ጫማ በመልበስ ውጪ ላይ ነው። ውጪ ላይ በምወጣበት ጊዜ ሽፍን ጫማ ለብሳል ምክንያቱም እግሬ ሊቆራረጥ ይችላል። እና ልስላሴም ስለማይኖረውና እግሬ ራሱ ሊበላሽ ስለሚችል የተለያዩ ቆሻሻዎችን ሊነካ ስለሚችል ውጭ ውጭ ላይ ያው በባዶ ግሪያ ልጓዝም። ውስጥ በመሆንበት ጊዜ ግን ያው ባዶ እግሬን ልንቀሳቀስ እችላለሁ ማለት ነው እና ይሄ ነገር አስፈላጊ ነው። ባዶ እግር መራመድ ያው ትንሽ ቤት ውስጥ እንዲቀዘቅዘኝ እግሬንና አብዛኛውን ጊዜም ለብሶ መንቀሳቀስ ለማያስደስተኝ ባዶ እግሬን ያው መራመደው አብዛኛውን ጊዜ ቤት ውስጥ ብቻ ነው። ውጪ በሚሆንበት ጊዜ ባዶ እግሬን አልራመድም ማለት ነው። እናም ባዶ እግር ለመራምር ትንሽ ይከብዳል ማለት ነው። ማለትም ቤት ውስጥ ካልሆነ አብዛኛውን ጊዜ ውጪ ላይ ባዶ እግሬ መራመድ ምቾት አይሰጠኝም በዛ ምክንያት። ቤት ውስጥ ብቻ ነው ባዶ እግሬ የምራመደው።

የትኛውን ወቅት ትወዳለህ? እኔ ወቅቶች ውስጥ የምወደው ሰኔው ወቅት ነው። ሰኔው ወቅት ምክንያቱም የክረምት መግቢያ በመሆኑና አብዛኛውን ጊዜ የተለያዩ ረፍቶች የሚገባበት ጊዜ ስለሆነ እኔ የበጋ ወቅትም ማለት ሰኔን ወቅት በጣም እወደዋለሁ ማለት ነው። ማለትም ሰኔ ማለት ከበጋ ወደ ክረምት የሚገባበት ወር ነው እና ያንን ወር በጣም እወደዋለሁ እናም ያ ነገር በጣም አስፈላጊ ነው ማለት ነው። ምክንያቱም ያው በ በ በ ከበጋ ወደ ክረምት በሚሄድበት ጊዜ ያው ክረምት ላይ ዝናብ ይዘንባል ማለት ነው እና ያን ዝናብ በምዘንብበት ጊዜ የተለያዩ ሰብሎች ይበቅላሉ በዛ ምክንያት እኔ ሰኔን በጣም እወደዋለሁ ማለት ነው። ለኔ በጣም ተወዳጁ ወር ሰኔ ነው ማለት ነው እና ያው እኔ በሰኔ ወራት የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው። እናም ከማድረጋቸው ነገሮች ውስጥ የተለያዩ ነገሮች ማለትም ለምሳሌ እኔ እረፍት የማደርገው ሁሌ የጊቢ የጊቢ ዩኒቨርሲቲ ተማሪ ነኝ። ከዚህም በተጨማሪ የምወድበት ሰኔን ምክንያት አንደኛ ከግቢ ትምህርቴን ጨርሼ ወደ ቤት ምመለሰው ሁሌ ክረምት ክረምት ሰኔ ነው ማለት ነው። እናም ወደ ቤተሰቦቼ መጥቼ ቤተሰቦቼ ጋር የምገናኝበት ወቅት በመሆኑ ሰኔን በጣም እወደዋለሁ ማለት ነው። እኔ ለኔ ተወዳጅ ወቅት ሰኔ ነው ማለት ነው። እና ሰኔ ላይ ከቤቶች ሰዎች ጋር የምገናኝበት የሚጫወትበት ጊዜ ስለሆነ በጣም እወደዋለሁ እናም የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው እና እኔ በጣም ተወዳጅና ምርጥ ወቅት ሰኔ ነው ማለት ነው። እና በሰኔ ወራት የተለያዩ ነገሮችን አደርጋለሁ እናም ሰኔ ወራት በጣም ያስደስተኛል ማለት ነው። እና የምወደው ወቅት ሰኔ ነው። ከዚህም በተጨማሪ ያው የክረምት መግቢያ በመሆኑም ዝናብ ይዘንባል የተለያዩ ነገሮች ይፈጠራሉ እንዲሁም ጓደኞቼ ጋር የምገናኘው ከተለያየ ዩኒቨርሲቲ ስላለነ ያው ለእረፍት ስንመጣ ቤተሰቦቻችን ጋር ሰኔ ወር ነው ማለት ነው። እናም በዛ ምክንያት ሰኔ ወር ቤተሰቦቼ ጋር የምገናኝበት ጓደኞቼ ጋር በመገናኘት የምንጫወትበት ጊዜ የምናሳልፍበት በመሆኑ እንዲሁም ከዚህም በተጨማሪ ያው ወደ ቤተሰብ ወደ ቤተሰቦቼ መጥቼ ሰኔ እረፍት የማደርግበት ወቅት ነው ማለት ነው። የተለያዩ እረፍቶችን አደርጋለሁ እና ያ ነገር በጣም ያስደስተኛል ማለት ነው። እዚህ መጥቼ ከዚህ መጥቼ ቤተሰቦቼ ጋር እረፍት ማድረግ ያስደስተኛል እንዲሁም በዛ ወቅት መጥቼ ቤተሰቦችን የተለያዩ ስራዎችን አግዛቸዋለሁ የተለያዩ የሚደረጉ ነገሮችን አደርጋለሁ ማለት ነው። በዛም ምክንያት በጣም እወደዋለሁ ያስደስተኛል ያ ወቅት ማለት ነውና። ከዚህም በተጨማሪ ደግሞ ያው አብዛኛውን ጊዜ የተለያዩ ስራዎችንም እዚህ መጥቼ የምሰራበት ነው። ከዚህም በተጨማሪ ያው ከትምህርት ጊዜ የትምህርት ጊዜን ጨርሼ ለመዝናናት የሚጠቅመኝ ወር በመሆኑ እኔ በጣም የምወደው የሰኔ ወራት ነው። እና የሰኔ ወራት ለኔ ወሳኝ እና በጣም ደስ የሚለኝ ወራት ነው። እናም ያው የተለያዩ ጥቅማ ጥቅሞችንም የማገኝበት ወራት በመሆኑ የሰኔ ወራትን በጣም ወደዋለው።

በምንጣፍ ላይ ትቀመጣለህ? አዎ እኔ በምንጣፍ ላይ የተለያዩ ጊዜያት እቀመጣለሁ ማለትም አብዛኛውን ጊዜ ማለት ሁሌ ሶፋ ላይ መቀመጥ ምቾት ለማይሰጠኝና አንዳንድ ጊዜ ምንጣፍ ላይ እንደፈለኩ ለመሆን ስለሚመቸኝ ያው ምንጣፍ ላይ እቀመጣለሁ ማለት ነው። እና ምንጣፍ ላይ መቀመጥ ለኔ ደስ የሚልና ምቾት የሚሰጠኝ ነገር ነው። እና በምንጣፍ ላይ መቀመጥ በጣም ያስደስታል ማለት ነው። እናም ያው እኔ አብዛኛውን ጊዜ በምንጣፍ ላይ እቀመጣለሁ እና ያው አንዳንዴም በምንጣፍ ላይ በመቀመጥ የተለያዩ ነገሮችን ማድረግ ያስደስተኛል። እና በምንጣፍ ላይ መቀመጥ በጣም ደስ የሚል ነገር ነው ብዬ ለኔ እና ያው በምንጣፍ ላይ እኔ በጣም ነው የምቀመጠው ማለት ነው። እና በምንጣፍ ላይ መቀመጥ አብዛኛው ማለት አንዳንዴ አስፈላጊ ነው ማለት ሁሌ ሶፋ ላይ መቀመጥም ለጤና ተስማሚ አይደለም ማለት ነው። የተለያዩ በሽታዎችን ሊያስከትል ይችላል። ምክንያቱም ሶፋ ስፖንጅ ስለሆነ እና ያው ሙቀት ሊሰማን ስለሚችል ለተለያዩ በሽታዎች ለኪንታሮት በሽታ ሊያጋልጠን ይችላል። በዛም ምክንያት እኔ ያው አብዛኛው አንዳንዴ ምንጣፍ ላይ እቀመጣለሁ ማለት ነው። እናም የተለያዩ ስራዎችን ምንጣፍ ላይ ተቀምጬ መስራት ያስደስተኛል። ለምሳሌ ድንች እንደመላጥ ሽንኩርት መክተፍ የተለያዩ ነገሮችን ሶፋ ላይ ሆኜ በምሰራበት ጊዜ ሶፋው ሊበላሽ ስለሚችል አዛኛውን ጊዜ ምንጣፍ ላይ ቁጭ ብዬ ያንን ስራ አከናውናለሁ ማለት ነው። እና ያ ነገር በጣም አስፈላጊ ነው ብዬ ነው የማስበው ማለት ነው። ማለትም ምንጣፍ ላይ ተቀምጬ አንዳንዴ የተለያዩ ስራዎችን መስራት በጣም አስፈላጊ ነው። ሶፋ ላይ ሆኖ ከመስራት ይልቅ ማለት ነው። በዛ እና እንደዛ ነው የማስበው። በዛ ምክንያት በምንጣፍ ላይ እኔ ተቀምጬ በምንጣፍ ላይ መቀመጥ አስፈላጊ ነገር ነው በዛ ምክንያት አብዛኛውን ጊዜ ከሶፋ ወርጄ ምንጣፍ ላይ እቀመጣለሁ ማለት ነው። እናም ያው ሁሌ በምንጣፍ ላይ መቀመጥ ማለት አንዳንዴም በምንጣፍ ላይ መቀመጥ ጠቀሜታ አለው ማለት ነው። ሁሌ ሶፋ ላይ ከመቀመጥ ይልቅ

በስራ ቦታህ ጓደኛ አለህ አዎ እኔ በስራ ቦታ ጓደኛ አሉኝ ጓደኞቼ ጋር በስራ በስራ ቦቴ የተለያዩ ነገሮችን እናደርጋለን ማለት ነው። ማለትም ያው አንድ ላይ ጓደኛዬ ጋር ስራ እንሰራለን እና ያው እኔ በምሰራበት ቦታ ጓደኛ ኣለኝ ማለት ነው እናም ከጓደኛዬ ጋር የተለያዩ ስራዎችን አንድ ላይ እንሰራለን ማለት ነው። በድርጅቱ ላይ እንዲሁም የሚከብደንን ነገር እርስ በእርስ እንጠያየቃለን የተለያዩ ድጋፎችን እርስ በእርስ እናደርጋለን ማለት ነው እና በስራ ቦታ ጓደኛ አስፈላጊ ነገር ነው ብዬ ነው የማስበው። እናም ያው ጓደኛዬ በሚኖርበት ጊዜ የከበደኝን ነገር እኔ እጠይቀዋለሁ እሱም የከበደውን ነገር እኔን ይጠይቃል ማለት ነው። እናም የተለያየ ችግር አጋጥሞን ስራ በምን ቀርበት ጊዜ እርስ በእርስ ማለት እሱ የኔን ቦታ ሸፍኖ ይሰራል። እኔም ደግሞ ችግር አጋጥሞት በሚቀር ጊዜ እኔ እሱን ቦታ ሸፍኜ እሰራለሁ ማለት ነውና። እርስ በእርስ በጣም እንደጋገፋለን የተለያዩ የሚከብዱን ስራዎች አንድ ላይ እንሰራለን። ችግር ቢያጋጥመንም ችግሩን ለመፍታት አንድ ላይ እንሞክራለን ማለት ነው። እና ያው በስራ ቦታ ጓደኛዬን በጣም እወደዋለሁ እንዲሁም ከስራ ውጪም የተለያዩ ነገሮችን አንድ ላይ እናሳልፋለን አንድ ላይ እንጫወታለን። ያው ኑሯችን አብዛኛውን ጊዜ አንድ ላይ ነው ማለት ነው እና በስራ ቦታዬ ጓደኛዬን በጣም ነው የምወደው። የተለያዩ ነገሮችን ያደርግልኛል ማለት ነውና ያው የስራ ቦታ ጓደኛ አስፈላጊ ነገር ነው ብየ ነው የማስበው። እና ጓደኛዬ ጋር ያው የተለያዩ ነገሮችን አብረን እንዝናናለን እንደሰታለን እንዲሁም የተለያዩ ነገሮችን አንድ ላይ እናደርጋለን ማለት ነው። እና በስራ ቦታ ጓደኛ ጓደኛዬን ጋር ብዙ ነገሮችን አደርጋለሁ እናም በዚህም በተጨማሪ የስራ ቦታ ጓደኛ በጣም አስፈላጊ ነው የተለያዩ ነገሮችን አንድ ላይ ለማድረግ ይጠቅማል። በዛም ምክንያት በጣም አስፈላጊ ነገር ነው ብዬ ነው የማስበው ማለት ነው። እናም ያው ጓደኛዬ ጋር ከስራ ውጪም የተለያዩ ጊዜያትን አንድ ላይ እናሳልፋለን

የቤትህ ጣሪያ ምን የተሰራ ነው? የቤቴ ጣሪያ የኔ ቤት ጣሪያ የተሰራው በእንጨት ነው ማለት ነው። አብዛኛውን ጊዜ የቤት ጣራ በተለያዩ ነገሮች ሊሰራ ይችላል። የኔ ደግሞ የተሰራው የቤቱ ጣራ በእንጨት ነው ማለት ነው። በእንጨት የቤት ጣራ ይሰራል ማለት ነው። እና ያው የተለያዩ ሰዎች የቤት ጣሪያ የሚሰሩት። በተለያዩ ነገሮች የተለያዩ ነገሮች በመጠቀም የቤት ጣሪያ መስራት ይቻላል ማለት ነው። እናም ለምሳሌ አሁን የአንዳንዶች ሳርን በመጠቀም የቤት ጣሪያ ይሰራሉ ማለት ነው። ሌሎች ደግሞ ያው ማለት በብሎኬትም መስራት በጂብሰም መስራት ይቻላል ማለት ነው። የቤት ጣሪያ የተለያዩ ነገሮችን በመጠቀም የቤት ጣሪያ መስራት ይቻላል ማለት ነው። እና ለምሳሌ እኔ አሁን የቤት ጣሪያ ለመስራት የተጠቀምኩት እንጨት ነው። አብዛኛውን ጊዜ ከተማ ላይ እንጨት ይጠቀማሉ ወይንም ጊብሰም ይጠቀማሉ ማለት ነው። ገጠራማ አካባቢዎች ያሉ ሰዎች ደግሞ ሳር የቤት ጣሪያ ለመስራት ይጠቀማሉ ማለት ነው። እናም በዛ ምክንያት የቤት ጣሪያ የተለያዩ ሰዎች በተለያዩ መንገድ ሊሰሩ ይችላሉ እና እኔ የቤት ጣሪያ የምሰራው ያው እንዳልኳችሁ በእንጨት ነው በእንጨት የተሰራ የቤት ጣሪያ ነው ያለኝ ማለት ነው። እናም በዛ ምክንያት የቤት ጣሪያ የተሰራው ከእንጨት ነው። እናም ያንን ነገር እጠቀምበታለው

በበጋ ወቅት ምን ታደርጋለህ? በበጋ ወቅት የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው። እና ማለትም ያው የበጋ ወቅት አብዛኛውን ጊዜ የተለያዩ ስራዎች የሚጀመርበት ነው። ለምሳሌ በበጋ ወቅት የትምህርት የሚከፈተው በበጋ ወቅት ነው ማለት ነው። እና በበጋ ወቅት እኔ የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው። እና በበጋ ወቅት የተለያዩ ነገሮችን አደርጋለሁ። ለምሳሌ እኔ በበጋ ወቅት የማደርገው ነገር ውስጥ አንዱ ክረምት የማሳልፈው በክረምት የማሳልፈው ያው ቤተሰቦቼ ጋር ነው። የዩኒቨርሲቲ ተማሪ ስለሆንኩ በጋ ያው መስከረም ላይ ትምህርት ይከፈታል ማለት ነው። መስከረም ላይ ትምህርት ስለሚከፈትም ያውም ትምህርት በመከፈቱ ምክንያት ያው ወደ በጋ ወደ ግቢ እሄዳለሁ ማለት ነው። የትምህርቴን በስርዓት ለመማር እና የኔ ዋናኛ ስራዬን እና ሀላፊነቴ ትምህርትም ነው ማለት ነው። እና ትምህርቴን በስርዓት መማርና መከታተል ያስደስተኛል። እናም ሁሌም በበጋ ወራት ሄጄ ትምህርቴን እማርና ያው በደንብ እያጠናሁ ውጤታማ ለመሆኑ እሞክራለሁ። እናም ያው በዛ ነገር ውጤታማ ለመሆን እሞከረና ማለትም በዛ ነገር ውጤታማ ለመሆን እጥራለሁ ማለት ነው። እና በበጋ ወቅት እኔ የምሰራው ነገር ያው ትምህርት ዋናው አላማዬ ትምህርት መማር ስለሆነ ትምህርቴን በስራ እማራለሁ ማለት ነው። እና ለኔ በበጋ ወቅት ትምህርት መማር በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። እና ያው በበጋ ወራት እኔ ወደ ግቢ ሄጄ ትምህርት እማራለሁ ማለት ነው። ትምህርቴን የሚጨርስ ጨርሼ ደግሞ በክረምት ወራት ቤተሰቦቼ ጋር ለማረፍ እመጣለሁ ማለት ነው። እና በበጋ ወቅት እኔ በበጋ ወቅት ትምህርቴን በስርዓት ለመማር ወደ ግቢ ሄጄ የተለያዩ ኮርሶችን ወስጄ ውጤታማ ለመሆን እሞክራለሁ። እና ያው የኔ ዋናኛ ስራዬ በበጋ ወቅት የማደርገው ትምህርት መማር ነው። ክረምት ክረምት ቤት ቤት በመምጣት ቤተሰቦቼን አግዛለሁ፣ በጋ በጋ ደግሞ በመሄድ ትምህርቴን በስርዓት እማራለሁና ያው በበጋ ወቅት የማደርገው ያንን ነው።

ምን አይነት መሳሪያዎችን ትጠቀማለህ? የተለያዩ የአይነት መሳሪያዎች አሉ። ማለትም መሳሪያዎች ለተለያዩ ነገሮች እንጠቀምባችሁ እንችላለን። ለምሳሌ ለምሳሌ የትምህርት መማሪያ መሳሪያዎች አሉ። ከዚህም በተጨማሪ ደግሞ የተለያዩ መሳሪያዎች ማለት ለምሳሌ የጦር መሳሪያዎች አሉ። የተለያዩ ነገሮች ራሳችንን ለመጠ፤ ለመከላከል የምንጠቀምባቸው ለምሳሌ እኔ የምጠቀመው ተማሪ ነኝ፣ እኔ የምማረው ባህርዳር ዩኒቨርሲቲ የግቢ ተማሪ ነኝ ማለት ነው። እናም በዛ ምክንያት የምጠቀማቸው መሳሪያዎች ለምሳሌ እኔ የትምህርት መሳሪያዎችን እጠቀማለሁ። የትምህርት መሳሪያዎች ውስጥ ለምሳሌ እርሳስ ሊሆን ይችላል እንዲሁም ማጥፊያ፣ እስክብሪቶ፣ ደፍተር እነዛን ነገሮች እነዛን መሳሪያዎች እጠቀማለሁ ማለት ነው እና መሳሪያዎች በጣም ወሳኝ ነገር ናቸው። ለኔ የምጠቀመው መሳሪያ ያ ነው ማለት ነው። እናም ያው የተለያዩ መሳሪያዎችን እጠቀማለሁ ማለት ነው እና ያው እኔ የምጠቀም መሳሪያ የትምህርተ መሳሪያዎች ነው የምጠቀመው።

በፍጥነት መተየብ ትችላለህ አዎ እኔ በፍጥነት መተየብ እችላለሁ ማለት ነው። እናም የተለያዩ ነገሮችን በፍጥነት መተየብ ያስደስተኛል ማለት ነው። ለምሳሌ አንዳንድ ነገሮችን በፍጥነት መናገር ሲያስፈልገኝ በፍጥነት እናገራለሁ ማለት ነው። ማለትም ለምሳሌ የሆነ ነገር አይቼ ቶሎ እንዳረሳውና መልእክት ቶሎ ለማስተላለፍ በፍጥነት እናገራለሁ ማለት ነው። እና በፍጥነት መናገር አንደኛው ልምድ ያስፈልጋል እኔ አብዛኛውን ጊዜም በፍጥነት ነገሮችን መናገር ያስደስተኛል ማለት ነው። ማለት በፍጥነት የምናገረው ያንን ነገር እንዳረሳውና ቶሎ የተናገርኩትን ነገር ሰዎችን ሳይቆራረጥ በደንብ እንዲሰሙት ስለምፈልግ እኔ በፍጥነት መተየብ ያስደስተኛል ማለት ነውና። ያንን አደርጋለሁና እኔ በተለያየ ጊዜ በፍጥነት መናገር ያስደስተኛል እጠቀምበታለሁ እና የተለያዩ ነገሮችን ልናገር እችላለሁ ለምሳሌ። የተለያዩ መልእክቶችን ለሰዎች ሳስተላልፍ የተለያዩ ንግግሮችን በማድረግበት ጊዜ አንደኛ ብዙ ጊዜ ላለመፍጀትና ቶሎ ያንን መናገር ያለብኝን ለመጨረስ ስፈልግ በፍጥነት እናገራለሁ ማለት ነው። እና አብዛኛውን ጊዜ በፍጥነት መናገር ጥቅሞች አሉት በዛው ልክ ደግሞ ጉዳቶችም አሉት ማለት ነው። ያው በፍጥነት መናገር ጉዳቶቹ ለምሳሌ የሆነ በጣም በፍጥነት የምንናገር ከሆነ በጣም ከአቅም በላይ ከፈጠነ ሰዎች የተናገርነውን ነገር በስራ በስራት ላይረዱትና በተሳሳተ መንገድ ሊረዱት ይችላሉ እናም ያ ነገር ችግር ሊያመጣብን ይችላል ማለት ነው። እናም ያው ማለት በፍጥነት በምንናገርበት ጊዜም የሆነ የተሳሳተ መረጃ ልናስተላልፍ ስለምንችል ያው በፍጥነት በምንናገርበት ጊዜም ቢሆን ማስተዋል እና ቀስ ብሎ ተረጋግቶ መናገር አስፈላጊ ነው ማለት ነው። ያው የምንፈልገው መናገር የምንፈልገውን ሀሳብ በትክክል መናገርና ማቅረብም በጣም ወሳኝነት አለው እና በፍጥነት መናገር ያው እኔ በፍጥነት እናገራለሁ ግን በፍጥነት ብናገር ራሱ ያውም ማስተላለፍ የምፈልገውን ነገር በስርዓት ነው የማስተላልፈው ማለት ነው። ማለትም ያውም ሳልንቀጨቀጭ ቀስ ብዬ በፍጥነት ቶል ቶሎ እናገራለሁ ማለት ነው። ግን ያን ነገር ሰዎች የመረዳትና መገንዘባቸውን አስተውላለሁ ምክንያቱም ያው በፍጥነት ተናግሬ እነዛን ሰዎች ካልገባቸው ቀስ ብዬ ለመናገር ነው ያንን ነገር እንዲረዱት አደርጋለሁ ማለት ነው። እና በፍጥነት በምንናገርበት ጊዜ ሰዎች ተረድተውኛል አልተረዱኝም ብዬ እመራመራለሁ ማለት ነውና ያው በፍጥነት መናገር በምንናገርበት ጊዜ መናገራችን ብቻ ሳይሆን በፍጥነት የተናገርነው ነገር ሰዎች ይረዳሉ ወይንሱ አልተረዱትም ካልተረዱት ደግሞ ያንን በፍጥነት የተናገርነውን ነገር ሰዎች እስኪገባቸው ድረስ ቀስ ብዬ በመናገር አስረዳቸዋለሁ ማለት ነው። እና ያው በፍጥነት በምንናገርበት ጊዜም ያው ሰዎች መረዳታቸውንና ለመረዳታቸውም ማወቅ በጣም ወሳኝነት አለው ማለት ነው። አንዳንዴ ሰዎች በፍጥነት ሰዎች ሲናገሩ ግራ ሊገባቸውና ያንን ነገር በስርዓት ላይረዱትና የተናገርነውን ነገር በሌላ ነገር መንገድ ሊወስዱት ስለሚችሉ በፍጥነት በምንናገርበት ጊዜ ያ የተናገርነውን ነገር ሰዎች ተገንዝበውታል ወይስ ተረድተውታል ወይስ ያው የተናገርነው ነገር በጣም ጠቃሚ ነገር ነው ወይንስ አይደለም ወይንስ እንዴት ነው ያን ነገር የተደረገው ወይንስ የተፈጸመው ብለን በማጤን ያንን ነገር መመራመር ለኔ አስፈላጊ ነው። ብዬ ነው የማስበው እና በፍጥነት በምናገርበት ጊዜም ያው ሰዎች ተረድተውኛል አልተረዱም የሚለውን ነገር በጣም አስቤና አቅጀ ነው የማደርገው እና ያው በፍጥነት መናገር ብቻ ሳይሆን ያን ሀሳብ በትክክል አስተላልፈናል ወይ ሰዎች ተረድተውናል ወይ የሚለውን ነገርም ማሰብና መገንዘብ አስፈላጊ ነው። ሰዎች በእፍጥነት ብቻ ተናግረው ያው የተቀባዩን ሰው ተረድቶታል አልተረዳውም ብለው ማየት እና መመልከት አለባቸው ማለት ነው። እኔ ያ ነገር በጣም ወሳኝነት አለው ያው በምንናገርበት ጊዜም በፍጥነት የሰዎችንም ማለት ሰዎች እኛን ተረድተውናል አልተረዱንም ብለን ማሰብና መገንዘብ ያስፈልጋል

የመንገድህን ስም ታውቃለህ አዎ እኔ የመንገዴን ስም አውቃለሁ ማለት ነው። የተለያዩ መንገዶችን በምጓዝበት ጊዜ የመንገዴ ስም ማወቅ በጣም አስፈላጊ ነው። ምክንያቱም መንገዱን ልንሳሳትና ሌላ ቦታ ልንሄድ ስለምንችል እኔ አብዛኛውን ጊዜ መንገዴን ስም ማወቅ በጣም ያስደስተኛል ማለት ነው። ምክንያቱም መንገዱን ልሳሳትና ሊጠፋብኝ ይችላል እና በሚጠፋብኝ ጊዜ ደግሞ ሰዎችን የመንገዱን ስም በመናገር ሰዎች እንዲያሳዩኝና እንዲጠቁሙኝ ለማድረግ ስለሚያስችለኝ የመንገዴን ስም መናገር በጣም ያስደስተኛል ማለት ነው። ያ ነገር በጣም አስፈላጊና ወሳኝነት ያለው ነገር ነውና መንገዴን ስም ማወቅ በጣም አስፈላጊ ነገር ነው። እናም በጣም ጥሩ ነገር ነው ብዬ ነው እማስበው። ከዛ ምክንያት ያው እኔ የመንገዴን ስም አውቀዋለሁ እናም ያንን ስም ለተለያየ ነገር እጠቀምበታለሁ ማለት ነው። እና የመንገዴን ስም ማወቅ በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። እና የመንገድን ስም ሰዎች ቢያውቁ የመንገድ መንገዱ በሚጠፋበት ጊዜ መንገዱ ስም መሃን እንደሆነ እና እንዴት እንደሆነ ለማወቅ ይረዳል ማለት ነው። በዛ ምክንያት የመንገዴን ስም ማወቅ በጣም ለኔ ጥቃሚና አስፈላጊ ነገር ነው ማለት ነው። እና የመንገዱን ስም ብናውቀው ጥሩ ነው ብዬ አስባለሁ። ምክንያቱም መንገዱ በሚጠፋበት ጊዜ ለማወቅ እና ለመረዳት ይጠቅመኛል ማለት ነው። በዛ ምክንያት የመንገድን ስም ማወቅ በጣም አስፈላጊ ነገር ነው። እናም እኔ የመንገዱን ስም ለምሳሌ መንገዱ በሚጠፋብኝ ጊዜ ይህ መንገድ ስም ሰዎችን በዛ አካባቢ እሚኖሩ ሰዎችን ይሄ መንገድ የት ነው ብዬ በመጠየቅ የመንገዱን ስም ስነግራችሁ ሰዎች ደግሞ የተለያዩ ጥቆማዎችና በየት መንገድ አድርጌ መሄድ እንዳለብኝ ያሳዩኛል ማለት ነው። በዛ ምክንያት የመንገድ ስም ማወቅ በጣም ወሳኝ እና አስፈላጊ ነገር ነው ለኔ ማለት ነዉና የመንገድ ስም በጣም ያስፈልጋል። እናም ያንን ነገር በስርዓትና በአግባብ እጠቀምበታለሁ ማለት ነዉእና የመንገድ ስም ማወቅ በጣም አስፈላጊ ነገር ነው።

ምን አይነት ጥቅማ ጥቅሞች አሉ እኔ የተለያዩ አይነት ጥቅማ ጥቅሞች አሉኝ ማለት ነው። እና ጥቅማ ጥቅሞች አስፈላጊና ወሳኝ ነገሮች ናቸው ማለት ነው። ማለትም የተለያዩ አይነት ጥቅማ ጥቅሞች አሉ ለምሳሌ በድርጅቴ ውስጥ የተለያዩ ጥቅማ ጥቅሞችን አገኛለሁ ማለት ነው። ከማገኛቸው ጥቅማ ጥቅሞችም ለምሳሌ የተለያዩ ድጎማዎች በበዓላት ጊዜ የተለያዩ ድጎማዎችን ያደርጉልናል ማለትም ያው ለባዕል ወጪያችን ይሸፍኑናል እንዲሁም የተለያዩ የትራንስፖርት ወጪዎች ይሸፍናሉ። እና የተለያዩ አይነት የተለያዩ አይነት ጥቅማ ጥቅሞች አሉ ማለት ነው። ለኔ እና ያው የተለያዩ ጥቅማ ጥቅሞችን እኔ አገኛለሁ እና ከድርጅቴ እና የተለያዩ ጥቅማ ጥቅሞችን ማግኘት በጣም አስፈላጊና ወሳኝ ነገር ነው ብዬ ነው የማስበው። እና በድርጅቴም የተለያዩ ጥቅማ ጥቅሞች አገኛለሁ ከዚህም በተጨማሪ ደግሞ የተሻለና ጥሩ ስራ በምሰራበት ጊዜ የተለያዩ የደሞዝ ጭማሪዎችን አገኛለሁ። እንዲሁም የስራ እድገት አገኛለሁ እና እነዛ ነገሮች ለኔ ጥሩ ጥቅማ ጥቅሞች ናቸው። እናም የተሰጠኝን ጥቅማ ጥቅሞች በአግባቡ እጠቀማለሁ ማለት ነው። እና የተለያዩ አይነት ጥቅማ ጥቅሞችን የማገኛቸውን ጥቅማ ጥቅሞች በአግባቡ ለመጠቀም እሞክራለሁ ማለት ነው። እና የተለያዩ አይነት የጫማ የልብስ እንዲሁም የተለያዩ አይነት ጥቅማ ጥቅሞችም ይሰጡናል ማለት ነው። እና በድርጅቴ ውስጥ ጥሩ ስራ በመስራት እና ያው ድርጅቱ እንዲያድግና ትርፋማ እንዲሆን በማድረግ እኔ አንደኛ ከአለቃዬ ለዛ ለሰራሁት ነገር ልክ የተለያዩ ጥቅማ ጥቅሞችን አገኛለሁ የስራ እድገት ሊሆን ይችላል። ከስራ እድገት ጋር ተያይዞ ደግሞ ያው ደሞዜም እየጨመረ ይመጣል። ከዛም በላይ ደግሞ የተለያዩ ቦነሶችን ማግኘት እችላለሁ ማለት ነው። እና እነዛን ጥቅማ ጥቅሞች ለማግኘት ደግሞ ብዙ ጠንቅሬ መስራት እና መልፋት አለብኝ። እና ያው በጥንካሬና በልፋት ተግቶ በመስራት የተለያዩ ጥቅማ ጥቅሞች የሚገኙት እና እነዛን ነገር ማግኘት በጣም ያስደስተኛል ማለት ነው። እና የተለያዩ ጥቅማ ጥቅሞችን ለማግኘት እኔ የተለያዩ ነገሮችን አደርጋለሁ ማለት ነው። እና የተለያዩ አይነት ጥቅም አጥቅሞች በጣም አስፈላጊና ወሳኝ ናቸው።

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ውስጥ ሶስት ቁጥርን በጣም እወዳታለሁ ማለት ነው። እናም ያንን ነገር የምትጠቀምባት አብዛኛውን ጊዜ እነዛ ያቺን ቁጥር እጠቀምባታለሁ። እኔ ያው ሶስት ቁጥር ለኔ ወሳኝና አስፈላጊ ናት ማለት ነው። አብዛኛውን ጊዜ የምወዳት ቁጥር እሷ ናት። ምክንያቱም አብዛኛውን ጊዜ የተለያዩ ቁጥር ቁጥር ጥሪ ስባል ራሱ የምጠራው የተለያዩ እጣዎች በሚወጣበት ጊዜ ሶስትን ቁጥር ነው ምክንያቱም አብዛኛውን ጊዜ ሶስትን ቁጥር ስጠራ። ዕጣው ስለሚደርሰኝና እድለኛ ስለምሆን አብዛኛውን ጊዜ ያችን ቁጥር ሶስት ቁጥርን መጥራት በጣም ያስደስተኛል ማለት ነው። ሶስት ቁጥር ለኔ ወሳኝና አስፈላጊ ቁጥር ነች ማለት ነውና። ሶስት ቁጥር መጥራት በጣም የሚያስደስተኝና የምወዳት ቁጥር ናት ለተለያዩ አገልግሎቶችህ እጠቀምባታለሁ ማለት ነው። ማለትም የተለያዩ ቁጥር ሲያስፈልገኝ ማለትም ቁጥር ጥሪ በሚባልበት ጊዜ እጣ ላይ ሁሌ የምጠራ ቁጥር ሶስት ናት ማለት ነው ለኔ የዕድል ቁጥሬ እንደማለት ናት። እና አብዛኛውን ጊዜ የተለያዩ ዕጣዎች እዚህ ሲወጣልኝም የምትደርሰኝ ቁጥር በመሆኗ ምክንያት እኔ ሶስት ቁጥር በጣም እወዳታለሁ አብዛኛውን ጊዜም እሷን ቁጥር መጠቀም ያስደስተኛል ማለት ነውና። ያው ሶስት ቁጥር በጣም ወሳኝና አስፈላጊ ቁጥር ነች ማለት ነውና በጣም እወዳታለሁ

ዜናውን ከየት ታገኛለህ? እኔ ዜናውን የማገኘው የተለያዩ ዜና የማገኝባቸው መንገዶች አሉ ማለትም አሁን ለምሳሌ እኔ ይሄን ስራ ያገኘሁት። ተምራት ኢለርኒንግ ተምራት ለርኒንግ የሚለው ግሩፕ ውስጥ ተለቆ አይቼ ነው። እና ሳይለንሶ ኤአይ ኦንላይን ስራ ይህንን ስራ መስራት እንዳለብኝ እና በጣም ጠቃሚ እንደሆነ ያው ታምራት ከታምራት ከመሰረተው ግሩፕ ላይ ያው ተለቆ አይቼ ያ ነገር በጣም ወሳኝና አስፈላጊ መሆኑን አውቄ ይህንን ስራ እየሰራሁ ነው። እናም ይህን ስራ መስራት ከጀመርኩ ሳይለንሶ ኤአይ መስራት ከጀመርኩኝ አንድ ወር ሆኖኛል። እናም በጣም ደስ የሚል ስራ ነው እና ይሄን ስራ እየሰራሁ እገኛለሁ ማለት ነው። እናም ይህን ስራ በመስራቴም በጣም ደስተኛ ነኝ። የተለያዩ ኦንላይን ስራዎችን መስራት በጣም ያስደስተኛል ማለት ነው። እናም ያው የተለያዩ ኦንላይን ስራዎችን ከታምራት ከታምራት ከከፈተው ግሩፕ ላይ የተለያዩ የኦንላይን ስራዎችን ይለቀቃሉ ማለት ነው። እና የኦንላይን ስራዎችን አብዛኛውን ጊዜ የምሰማው ያው ዜናውን የምሰማው ከታምራት ከከፈተው ግሩፕ ነው ማለት ነው። እናም የኦንላይን ስራዎች በጣም አስፈላጊ እና ጠቃሚ ናቸው ማለት ነው። ያው ትንሽ ለፍተን ብዙ ነገር የምናገኝባቸው እና እንዲሁም የተለያዩ እውቀት የሚያስጨብጡ ነገሮችን በመሆናቸው በጣም አስፈላጊ ነገር ናቸው። አሁን ይሄን ሳይለንስ ሳይለንስ ኤአይን በመስራት ብዙ ጥቅም አገኛለሁ ማለት ነው። አሁን እኔ አንደኛ የ በሰራሁበት ይከፈለኛል ብዬ አስባለሁ። ከዚህም በተጨማሪ ደግሞ የንግግር ችሎታዬን እንዳስተካክልና እንዳዳብር ይረዳኛል። በዛ ምክንያት እኔ እዚህ ስራ መስራቴ በጣም ያስደስተኛል። እናም ይህን ስራ ለመስራት እሞክራለሁ ማለት ነው። በቻልኩት መጠን እና ይህንን ዜናውን ከሰማሁ ጀምሬ የታምራት ላይ ያንን አፕሊኬሽኑን ጭኜ እየሰራሁ ነው። ያለሁት እና ምን ስራ እስከመጨረሻው ለመስራት እየሞከርኩ ነው። እናም ቮይስ ሪከርድ እያደረኩ በየቀኑ የምችለውን ያህል ሪከርድ አደርጋለሁ ማለት ነው። እናም ይሄ ስራ በጣም አስፈላጊና ጠቃሚ ነው። እንደውም ይሄን ስራ በማወቄ ምክንያት ጓደኞቼ እንዲያውቁትና ያንን ጉድ ይሄንን ስራ እንዲሰሩ እያደረኩ ነው ያለሁትኝ። እና ይሄ ነገር በጣም አስፈላጊ እና ጠቃሚ ነገር ነው። እናም ይሄን ነገር በመስራት ራሴን ትልቅ ደረጃ ላይ ላዳብር ለማዳበር እሞክራለሁ ማለት ነው። እናም ለኔ በጣም አስፈላጊና ጠቃሚ ነገር ነው

ጢም ታቆያለህ አይ እኔ አብዛኛውን ጊዜ ጢም ማቆየት አያስደስተኝም ማለት ነው። ቶሎ ቶሎ መቁረጥ ያስደስተኛል ምክንያቱም በሚቆይበት ጊዜ የተለያዩ ደስ የማይሉ ነገሮች ፈጠራሉ ማለት ነው። የተለያዩ ያሳክከኛል ከዚህም በተጨማሪ ደግሞ የትላዩ ቅማንና ቅማጭ ላይ ስለሚችል እኔ አላቆይም ቶሎ ቶሎ መቁረጥ ያስደስተኛል ማለት ነው። እና ያንን ማድረግም በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። እና እኔ ጢም አላቆይም ማለት ነው። እና ያው ፀጉር ቤት ሄጄ ወይንም ቤቴ ውስጥ በተለያዩ ነገሮች እቆርጣለሁ ማለት ነው። እና ያንን ማድረግ አስፈላጊ ነው ብዙ ብዙ ጊዜ ጺም ማቆየት ጥሩ ነው ብዬ አላስብም። ማለትም ምክንያቱም ቶሎ ቶሎ በመቁረጥ ራሳችንን መንከባከብ አለብን እንዲሁም በምቆይበት ጊዜ ለራሳችንም ጥሩ ስለማይሆንና ፎሮፎር እንዲሁም ቅማጭ ቅማል ስለሚችል ቶሎ ቶሎ በመቁረጥ መንከባከብ ራሴን ይስደስተኛል

በልጅነቴ የምዘክረው ነገር አለ አዎ እኔ በልጅነቴ የተለያዩ ነገሮችን እዘክር ነበር ማለት ነው ማለትም የተቸገሩ ሰዎችን መዘከር በጣም ያስደስተኛል። አቅመ ደካማዎች እንዲሁም አጋዥያጡ በጣም የተንገላቹና የተሰቃዩ ሰዎች አሉ እና እነዛን ሰዎች ማገዝ እና መርዳት ያስደተኛል ማለት ነው። ያንን በማድረግም ያው አንደኛ በሰዎች ለሰዎች ጥሩ በማድረግ እንዳደረኩኝ ይሰማኝ ያደርገኛል። ከዛም በተጨማሪ ደግሞ ያው በልጅነቴ እኔ ከማደርጋቸው ነገሮች ውስጥ ያ ወሳኝና አስፈላጊው ነገር ነው ማለት ነው። ምክንያቱም ያውን የተቸገሩ ሰዎችን መርዳት የተለያዩ ነገሮችን ማድረግ በጣም ያስደስተኛል። ያ ነገርም የተለያዩ ጥቅሞች አሉት ማለት ነው። ምክንያቱም የተቸገሩ ሰዎችን በምንረዳበት ጊዜ ማለትም አንደኛ የተቸገሩ ሰዎች የተለያዩ ነገሮች በማድረግ እረዳለሁ ማለት ነው። ለምሳሌ አሁን እድሜያቸው የገፋ አዛውንቶችን ለእነሱ የሚያስፈልጋቸውን ነገር በአቅሜ አደርግ ነበር ማለትም ለምሳሌ ውሃ አመጣላቸው ነበር የተለያዩ ሱቆችን እላላካቸዋለሁ። እንዲሁም የተለያየ መልእክት አስተላልፍላቸዋለሁ ማለት ነው እና እንዲሁም የተለያየ ስራዎችን ቤት ውስጥ ቤት እጠርግላቸዋለሁ። እቃጠዋለሁ አጥብላቸዋለሁ አልጋ አነጥፍላቸዋለሁ ቤቱን እወለውልላቸዋለሁ እንዲሁም ልብሳቸውን አጥብላቸዋለሁ። የተለያዩ ነገሮችን በማድረግ እነሱን እንረዳቸዋለን ማለት ነው እና እነዛን ነገሮች ማድረግ ደግሞ በጣም አስፈላጊና ጠቃሚ ነገር ነው ማለት ነው። እና እነዛን ነገሮች በማድረግ ሰዎችን እነዛን እድሜያቸው የገፉ ሰዎችን እንከባከባለሁ። እናም ከዚህም በተጨማሪ ደግሞ ሌላ የማደርገው ነገር ያው ማለት የምዘክረው ነገር የተጨ ቤተክርስቲያን በመሄድ የተለያዩ እድሜያቸው የገፉና እዛ መንቀሳቀስ ያቃታቸውን ሰዎች ምግብ በመውሰድ እንዲበሉ አደርጋለሁ። እንዲሁም የተለያዩ ጥቅሞችን ለነሳ ሰዎች በመስጠት እኔ በልጅነቴ በምችለው መንገድ ሰዎችን ለመድራት እሞክራለሁ

እድለኛ ነገር አለህ አዎ እኔ እድለኛ ነገር አለኝ ብዬ ነው የማስበው የተለያዩ ነገሮችን ማለትም እጣ የተለያዩ ሎተሪ ምናምን የተለያዩ ነገሮች ውድድር ወይም እንትን በሚኖርበት ጊዜ መሳተፍ ያስደስተኛል ማለት ነው። እናም እድለኛ ነኝ ብዬ አስባለሁ ምክንያቱም የተለያዩ ውድድሮችን በማደርግበት ጊዜ እነዛን ውድድሮች አሸንፋለሁ። እንዲሁም የተለያዩ ሎቶርይ እጣዎችን መቁረጥ በጣም ያስደስተኛል እነዛ ሎተሪ እጣዎኦች በመቁረጥ ያው ማሸነፍንም ያስደስተኛል ማለት ነው። እና እኔ እድለኛ ነኝ ብዬ ነው የማስበው

የክላውድ ማከማቻ ትጠቀማለህ? አዎ፣ እኔ የክላውድ ማከማቻ እጠቀማለሁ ማለት ነው። የተለያዩ ነገሮችን ለማድረግ የክላውድ ማከማቻ መጠቀም ያስደስተኛል። የተለያዩ ነገሮችን ለማከማቸት ይጠቅማል ማለት ነው። የክላውድ ማከማቻ በጣም ጠቃሚና አስፈላጊ ነገር ነው ለኔ እናም አብዛኛውን ጊዜ ይጠቀምበታል ማለት ነው እና የክላውድ ማከማቻ አንደኛው የክላውድ ማከማቻ መጠቀም በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ምክንያቱም እነዛን የክላውድ ማካመቻ በመጠቀም ስራዬን ቀደል ስለሚያደርግልኝ እና የተለያዩ ተግባራትን ለመስራት ስለሚጠቅመኝ እኔ ክላውድ ማካማቻ መጠቀም በጣም ይስደስተኛል ማለት ነው። እናም ያው እኔ ክላውድ ማካመቻ በጣም እጠቀማለሁ። ያ ነገር በጣም ወሳኝ እና አስፈላጊ ነገር ነው ብዬ ነው የማስበው። እናም ሰዎች የክለውድ ማካመቻ ቢጠቀሙና አገልግሎት ላይ ቢያውሉ ስራቸውንም እንዲሁም የተለያዩ ነገሮችን ቀለል ለማድረግ ይጠቅማል ማለት ነው። በዛ ምክንያት እኔ ክላውድ ማከማቸው እጠቀማለሁ ማለት ነው እናም ያ ነገር አስፈላጊና ጠቃሚ ነገር ነው።

የምትወደው መተግበሪያ ምንድነው ነው? የሚለው ጥያቄው እኔ የምወደው መተግበሪያ የተለያዩ መተግበሪያዎች አሉ እና ምን የሚጠቀመው የመተግበሪያ አይነት ቴሌግራም እጠቀማለሁ። ማለትም ቴሌግራም ለኔ ወሳኝና በጣም አስፈላጊ ነው። የተለያዩ መረጃዎችንም ምልከው ለሰዎች በዛ ነው ማለት ነው። የተለያዩ ነገሮችን ለመላክ ቴሌግራም በጣም አስፈላጊና ጠቃሚንም ማለትም የተለያዩ መረጃዎችን ለሰዎች እልካለሁ፣ እቀበላለሁ የተለያዩ መረጃዎችን አገኛለሁ። እና የተለያዩ ነገሮችን ለማግኘት በጣም ይጠቅማል በዛ ምክንያት የሚጠቀመው ቴሌግራም ነው ማለት ነው። እና ቴሌግራም በጣም ወሳኝነት እና ወሳኝነት ያለው እና አስፈላጊ መተገቢያዎች ውስጥ አንዱ ማለት ነው እና ለቴሌግራሙ በመጠቀም የተለያዩ መረጃዎችን በቀላሉ ማግኘት ይችላሉ። ለተለያዩ መረጃዎች ቴሌግራም ላይ ስለሚለለቀቁ እነዛን መረጃዎች በማግኘት መጠቀም እና ለተለያዩ አገልግሎቶች በማዋል የተሻለ ነገር ማግኘት ያስደስተኛል ማለት ነው። በዛም ምክንያት የምትጠቅመው መተግበሪያ ያ ነው ማለት ነው። እና ለኔ ወሳኝን አስፈላጊ ነው።